የተበላሸ ነገር ማስተካከል ትችላለህ? የተበላሸ ነገር ብዙ ነገር ይገጥማል በህይወትህ የተበላሸ ነገር በህይወትህ ይገጥማል? ያው የተበላሸን ነገር እንግዲህ ታስተካክላለህ ከምታስተካክልባቸው አንዱ እንዴት ነው በ በተገቢው ሁኔታ ነው የምትሰራው ማለት ነው። ተገቢውን ምንድነው የኔ እንትን ችግሩ የኔ ስራ ችግሩ ምንድነው? ለምንድነው እንዴት ተበላሸብኝ ትላለህ ማለት ነው። እንዲህ እንዲህ ብቸትም የለብኝ ነገሮች ሁሉ የሚጠፋብኝ ምንድነው? ምክንያቱም መጀመሪያ የተበላሸው ነገር ምንድነው ምክንያቱ እንዲህ ይበላሽቻል ከምክንያት ነው የምንነሳው። ምክንያት ማወቅ ያስፈልገን ለአንድን ነገር ከመበላሸው ከበፊት ተግባባ ምክንያት ነው የሚያስፈልግ። በዚህ ምክንያት ነው እንግዲህ የተበላሽቶብኛል እና ስራውን መስራት አልቻልኩም። ልትል የምትችለው ተግባር እና የተበላሸን ስራ እንዴት ላስተካክሎ የሚለውን እንዳልኳችሁ መጀመሪያ ከመነሻው ነው። የዚህ ብልሽት ምክንያት ምንድነው? ምክንያት ነው ማወቅ ያለብህ ለምክንያት ነው መፍትሄ የምትፈልገው አይደለ? ምክንያቱን ሳታውቀው በቃ ሊበላሽብህ ይችላል። አሁን ለምሳሌ እዚህ ጋር አንድ ኮድ እያደረኩኝ ነው። እና ምክንያቱ ምክንያቱ አልገባኝም ግን ተበላሽቶብኛል የሰሩት ኮድ ምክንያቱም አልገባኝም። እና ያንን ምክንያት እየፈለኩ ነው እስካሁን ለምንድነው? እየሰራልኝ አይደለም። ምክንያቱም ምንድነው እንደዚህ የተበላሸበት የሚለውን ያጠንኩ ነው ማለት ነው። ስለዚህ ምክንያቱም ማወቅ ያስፈልጋል። ከማየትህ በፊት ምክንያቱን በደንብ አድርጎ ማጤን መገንዘብ ከዛን ወደ መፍትሄው እና መፍትሄው ምንድነው ያደረኩት ነው። ሌሎች እስኪ አርቲፊሻል ወይም ሰው ሰራሽ አስተውሎ ላይ አስገብቼ ለመሞከር የሞከርኩ ነው። ማለት ነው። እንዲሰራልኝ ይፈልጋሉ ለምን? ይሄ ትልቅ ድርጅት ሆኖ ወደፊት እንዲወጣልኝ እፈልጋለሁና የምሰራው ስራ ወደ ትልቅ ደረጃ እንዲደርስልኝ ነው። የኔ አላማ የተበላሸውን ነገር ማስተካከል ነው የምፈልገው። ተግባባን ይሄ ተበላሸ ነገር የምታስተካክለው እሱን በመስራት ነው ማለት ነው። ምክንያቶችን ታውቃለህ ለምክንያት ከዛ መፍትሄ ትፈልጋለህ ማለት ነው። እና አሁን እንዳልኳችሁ ለምሳሌ እ ኮድ እየጻፍኩ ነው። ግን ምክንያቱን አላውቀውም። እንዲሰራልኝ ስሞክረው ራን ሳደርገው ያደርጋል ግን ግን የምፈልገውን አላማ እየሰራልኝ አይደለም ማለት ነው። እንዴ የኔ አላማ ሌላ ነው። እና የምትሰራው ደግሞ ሌላ ነው ነው። ስለዚህ አላማህን አላማዬን እንዲሰካ እየ መሞከር ነው። እንግዲህ ሁለተኛው መፍትሄ ትሞክረለህ። ለምክንያቱም መፍትሄ ለማምጣት መሞከር መሞከር መጣ ጥረት መተከል አለበት በስራህ ላይ። ጥረትህ ተጨምሮ ነው እንግዲህ ላንተ ጥሩ ነገሮችን የሚመጡት ጥሩ የተበላሸው ነገር የሚስተካከለው ያንተ ጥረት ሲታከልበት ነው። ያንተ ጥረት ከሌለ አያስፈልግም ማለት ነው። አስፈላጊ አይሆንም። እና ጥረቶች መታከል አለባቸው። ጥረት መደንብ መብዛት አለበት ያለ ጥረት ዝም ብሎ ነው ሁሉ ነገር የሚሆንብህ ማለት ነው። ጥረት ያስፈልጋል የተበላሸን ነገር የምታስተካክል ሶስተኛው ጥረ ጥረ ሞክረኸው ካንተ አቅም በላይ ከሆነ የሚያውቁ ሰዎች ላይ ታመጣለህ። አሁን እኔ ካቅም በላይ የሆነብኝ ነው። እና አስፈላጊ ነገር ነው ህይወቴን የሚቀይር ነገር ስለሆነ ምንድነው ከእኔ የሚያውቁ የተሻሉ ሰዎችን አምጥቶ ማሰራት ነው ማለት ነው። አላማዬ ተግባብን። ስለዚህ ካንተ የተሻሉ ሰዎች የሚያውቁን ሰዎች አምጥተህ እንዲያስተካክልልህ ማድረግ አንድ ሶስተኛው ጥበብ ነው ማለት ነው። እና ያው እኔ እነዚህን ጥበቦች ተጠቅሜ እንግዲህ የተበላሹ በትምህርትም ይሁን በስራም ላይ ይሁን በህይወትህም ላይ ይሁን ያጋጠሙን ችግሮች። እነዚህን ተጠቅሜ ነው እንግዲህ እያስተካክልክ ያሉት እና ከሁሉም በሌላ ደግሞ እግዚአብሔር የሆኑ ነገሮችን መርምሮና አውቆ ላንተ የሚጠቅምህን ነገር የሚያስተካክልህ ለማለት ነው። ስለዚህ